ልምን ያህል ግዜ በዚ ስራ ሰርተሃል ነው? እኔ በዚህ ስራ ምንም ስራ አልሰራሁም የመጀመሪያዬ ነው። እና ያው ቢሆንም ግን በሌሎች ስራዎች ላይ ስለሰራሁኝ። ያው ያን ያክል ብዙ አልቸገርም እና ለመጪ ይሄ በዚህ ስራ ላይ በእንደዚህ አይነት ስራ ላይ ለመጀመሪያ ጊዜ ነው። አልሰራሁም

መብራት ሲቆረጥ ምን ታደርጋለህ? ነው እንግዲህ የመብራት ሀይል ሰራተኞችን ሄጄ በመጥራት ያ የተቆረጠው መብራት እንዲስተካከል አደርጋለሁ። ምክንያቱም ሁሉም ነገር በእነሱ እጅ ስለሆነ እነሱ እንዲሰሩት ለመብራት ሀይል ሰራተኞች አመለከትና በእነሱ አማካኝነት እንዲሰራ አደርጋለሁ።

የጨረቃ ብርሃን ትወዳለህ ነው የሚለው እንዴ? በደንብ ጨረቃ እንደውም ማታ ማታ እንደው ዳመና ምናምን በሌለበት አካባቢ። ጨረቃ ብቻህን ወለል ብላ እንተን ስትል በጨረቃ ብርሃኗ በጣም ነው ደስ የሚለኝ። እና እንቀሳቀሳለሁ ደስ ስለሚል አስፋልት ለአስፋልት እንቀሳቀሳለሁ። እና በጣም ነው የጨረቃ ብርሃን ደስ የሚለኝ እና እወዳለሁ።

ምን አይነት ጥቅሞች አሉ ነው የሚለው ጥቅማ ጥቅሞች አልፎ አልፎ አሉኝ። ስልጠና በስልጠና መልክ የሚመጡ ነገሮች አሉ። ኦቨር ክሬዲት ከክሬዲት ከምንይዘው መጠን ክሬዲት በላይ ስናስተምር። ያም ይሰጠናል። ለፈተናም። በፈተና ሰዓትም በተለያየ ነገሮች በተለያየ ስልጠና መድረክ ሲዘጋጅ በዛ በዛ የተለያዩ ጥቅማ ጥቅሞችን አገኛለሁ። አሉኝ።

ማዕድን ትጠቀማለህ ወይ? አዎ ማዕድን እጠቀማለሁ። እና ብዙ ጊዜ በተለያዩ አጋጣሚዎች ከመሬት የሚወጡ የሚገኙ ነገሮችን በብዛት እጠቀማለሁኝ። ለምሳሌ ከማዕድን አካባቢ የተለያየ ብር በጣት ላይ የሚደረግ ሀብል። በአንገት ላይ የሚደረጉ ነገሮችን በሚበሉ ነገሮች ላይ ሁሉ እጠቀማለሁኝ።

የቤትህ ጣሪያ ከምን የተሰራ ነው አሁን የሚለው እንግዲህ የቤቴ ጣራ የተሰራው መጀመሪያ በእንጨት ይዋቀራል። ከዛ በኋላ ቆርቆሮ ይለብሳል። ከዛ በታች ግን ቆርቆሮ ከለበሰ በኋላ ከላይ ቆርቆሮ ነው ከውስጥ የተዋቀረበት እንጨት ነው ከዛ በታች ግን ኮርኒስ የሚባል አለ ኮርኒሱ በጂፕሰም የተሰራ ነው በዛ መልክ ነው የተዘጋጀው።

ጭንቀት ሲሰማህ ምን ታደርጋለህ? አዎ ጭንቀት ሲሰማኝ ብዙን ጊዜ እንቀሳቅሳለሁ ወደ ጸጥ ወደ አለበት አካባቢ ሰፈር። በተለይ ይሄ ሳርማ አካባቢ ጫካ አካባቢ ተራራ ሸለቋማ አካባቢ ደስ ወደሚሉ አካባቢዎች እንቀሳቀስና ትንሽ አእምሮዬን አዝናንቼ እመጣለሁኝ። ወጣ ብዬ እንቀሳቀሳለሁ እንቅስቃሴ ነው። እንደዚህ ጭንቀት ምናምን ሲሰማኝ ወደ እንቅስቃሴ ለማድረግ እሞክራለሁ።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ነው የሚለው? እኔ በእኔ ባህሪ ስራ በጥሩ ሁኔታ እንዲሄድ በአንድ ጊዜ ብዙ ስራዎችን ብዙም አላስተናገደም። አንድ ስራ በቃ አንድ ስራ አስተናግዳለሁ ከዛ ደግሞ በቅደም ተከተል ሌላውን ደግሞ እንደዚሁ አስተናግዳለሁ። በቅደም ተከተል እያደረኩኝ ስራዎችን አስተናግዳለሁ እንጂ። በአንድ ጊዜ ብዙ ስራዎችን ለመስራት ትንሽ የጠራ ስራ የተጣራ ስራ ላይሰራ ይችላል ብዬ አምናለሁ።

ወደ ስራ በሰአት ትደርሳለህ በትክክል እኔ ሰዓት ብዙን ግዜ ሰዓት አከብራለሁ። ስራዬንም አከብራለሁ እና በሰአት ነው የምገኘው ስራ ቦታ በሰአት። ነው የምገኘው ምናልባት አንዳንድ ጊዜ በተለያዩ ችግር ነገሮች ሊገጥም ይችላል። ግን አብዛኛውን በስራ ሰዓት በሰአቱ ስራ ቦታ ላይ እገኛለሁኝ። በስነ ስርዓት ሰዓት አክባሪ ነኝ። ስራ አክባሪ ነኝ።

ብስክሌት ትጋልባለህ? በትክክል እንደውም ለአስር አመት በላይ ብስክሌት ጋልቤ ስሰራ ስጠቀም ቆይቻለሁና በደንብ እችላለሁ እነዳለው እጋልባለው እና ብስክሌት እነዳለሁኝ፤ እችላለሁም መንዳት እትችላለው እጋልባለሁም እቭን እሱ ብቻ ሳይሆን መኪናም እነዳለው። ስለዚህ እጋልባለው ብስክሌት ማለት ነው

የአትክልት ስራ ታደርጋለህ ወይ ነው? አዎ በቤቶቼ አካባቢ ቤቶቼ ጥግ ጥግ ላይ ያሉ የአትክልት ስራዎች አሉኝ እንደ ጎመን እንደ ፓፓዬ አይነቶች እንደ ሽንኩርት ነጭ ሽንኩርት ቀይ ሽንኩርት አይነቶች አሉ እነሱን እንከባከባለው። እና እነሱንም በየጊዜው ውሃ እጠጣለው። ኮተኩታለው እና አደርጋለሁኝ።

እጅ የሚሰራ ስራ ታደርጋለህ ብዙን ጊዜ ባይሆንም አንዳንድ ግዜ በእጅ የሚሰራ ስራ አደርጋለሁ። ምክንያቱም አብዛኛው የኛ አካባቢ ስራዎች በእጅ የሚሰሩ ናቸው። በማስተማርም ቢሆን በእጄ ነው በቾክ እየጻፍኩኝ በቤት ውስጥም ይሁን በመጽሐፍ አስክብርቶ ወረቀት ላይም በመጻፍ። እንደውም ደግሞ ቤት ውስጥም በተለይ ያለእጅ የሚሆን ነገር የለም። እጅ ነው ሁሉንም ነገር የማደርገው። እና በእጅ እሰራለሁ

በቤትህ? ውስጥ ልዩ የሆነ መቀመጫ አለህ ወይ ነው እንግዲህ በቤት ውስጥ ማንኛውም ሰው ሚጠቀመው አለ። ከሶፋ ጀምሮ ከምግብ ጠረንቤ ከምግብ መጠቀሚያ መመገቢያ ጥረቤዛ መቀመጫዎች ጀምሮ። የኩርሴ የተለያዩ ላስቲክ መቀመጫዎች። ማንኛውንም ሰው ሚጠቀምባቸው መጠቀሚያዎች አሉኝ የተለየ ብዬ ምለው በቃ። የቆዳ ስሪቶች መቀመጫ ይኖሩ ይሆናል። እና እነዚህ አሉኝ